በእንጨት እሳት ማብሰል ታውቀዋለህ? አዎ እንግዲህ በእንጨት በሀገራችን በሰፊው በእንጨት ነው እንግዲህ የምናበስለው እንግዲህ በእንጨት ብዙ አይነት የእንጨት አይነት አለ እንደ የመጀመሪያውን ትልቁን ለእሳት ለማንደድ በእንጨት የሚይዘው ባህር ዛፍ ነው ባርዛፍ እንግዲህ ለ የትኛውም ነገር ለማብሰል የትኛውን እንጨት የምንጠቀመው እንግዲህ ባርዛፍ ነው ባህር ዛፍ እንጨት ደግሞ በጣም እንግዲህ ሲነድ በጣም አስተማማኝና አሪፍ ነው ለማገዶ እሳት ለማንደድ በጣም ወሳኝና መሰርታዊ ቢኖር ባህር ዛፍ ነው ባህር ዛፍ እንግዲህ ተቆርጦ ብዙ ነው እንግዲህ ሂደቱ መጀመሪያ ከመትከሉ አንስቶ ከተተከለም በኋላ አድጎ ተቆርጦ ከዛ በኋላ ይፈለጣል እንግዲህ ከተፈለጠ በኋላ ደርቆ ነው እንግዲህ ደርቆ ወደ እሳትነት የሚቀየረው ማለት ነው ከዛ ቀጥሎ እንግዲህ ይሄ ዲከረንስ የሚባል አለ ዲከረንስ በጣም አሪፍ አሪፍ የሆነ የሆነ እንትን አለው የለሰአት ለማንደድ በጣም እንግዲህ ከዛም አልፎ ለከሰል የሚወጣበት ነገር አለ ይሄ ዲከረንስ የሚባለው እንግዲህ ባህርዛፍም ለከሰል የሚሆን ቢሆንም እንደ ዲከረንስ አይሆንም ይሄ ዲከረንስ እንጨት እንግዲህ እንደዛው እንደ ባህር ዛፍ ሂደቱ ቢሆንም ግን ሲነድ ለብዙ ሰዓታት ይነዳል ለብዙ ሰዓታት ይጠቅማል እንግዲህ ምግቦችን በአንዴ በጣም ፓወር አለው ሲነድ እንግዲህ ጉልበት አለው የመቆየትም አቅሙ አለው ቶሎ ቦግ ቦግ ብሎ አያልቅም እና ስለዚህ እሱ በጣም አሪፍ አሪፍ የሚባል የ የእንጨት አይነት ነው እንግዲህ ዲከረንስ ዲከረንስ ብዙ አይነት ጥቅም አለው ከዛም አልፎ እንግዲህ ለቤት መስሪያም ይጠቀሙታል ቤት ይሰሩበታል እንግዲህ እሳትን ለማንደድ በእንጨት በጣም ይሄ መሰረታዊና አስፈላጊ ነው ይሄ እንጨት ከዛ ቀጥሎ እንግዲህ ግራቢሊያ ነው ግራቢሊያ ነው ዋንዛ ግራቢሊያ እንግዲህ በጣም በጣም አሪፍ የሚባል ተክል አይነት ሲሆን ከ ጣውላ ይገባል ከጣውላ ተሰንጥቆ ወደ ማገዶነት ይቀየራል እንግዲህ ጣውላ ትራፊ ከጣውላ የሚተርፈው ለማገዶ ስለዚህ ለከሰልነቱ ራሱ ያ በእንጨት በእንጨትነት መልክ ሲነድ በጣም ለተለያዩ ምግብ መስሪያ ይሆናል እንግዲህ በእንጨት ስንሰራ ብዙን ጊዜ ያው ምግቦችን ለማድረስ ቶሎ ምግብ አብስሎ ለመብላት ስንፈጥን ምክንያቱም ከስቶቭ እና ከተተለያዩ የልቅ እንጨት ትንሽ ሲነድ ቶሎ ምግብ የማፋጠን እና ሰዓት ፍጆታን ይቀንሳል ማለት ነው ይሄ በእንጨት ማብሰል እና እኔ ብዙን የምትጠቀመው እንጨትን በማንደድ ነው የማመስለው እንግዲህ በእንጨት ነው የማባስለው ምክንያቱም በሀገራችንም ይሄን ያህል የስቶቭም የሆነ የተለያዩ እንደዚህ በጋዝ የሚሰሩ ነገሮች ብዙ ህዝቡን ያ እንትን ያሉ አይደሉም ያካተቱ አይደሉም እንግዲህ የተሻሉ ወይም በገንዘብ አቅም ያላቸው ሰዎች ናቸው እንግዲህ ያን ገዝተው የሚጠቀሙ እና እንጨት ደግሞ ያው እንግዲህ በየአካባቢው እንዲሁም ቀላል ባለው የእርሻ መሬት ላይ ተክሎ መጠቀም ስለሚቻል ባህር ዛፍንም ይሁን በተለይ ቀለል የሚለው ባህር ዛፍን ተክሎ ቶሎ ማድረስ እና ለብዙ አመት መጠቀም ነው አንዴ ባህር ዛፍ ከተተከለ እንግዲህ ብዙ አመት የሚያገለግልበት ነገር ስላለ ባህር ዛፍ በጣም አሪፍ

ምን ያህል ጊዜ ወደ ገበያ ትሄዳለህ? እንግዲህ ብዙ ጊዜ ወደ ገበያ እሄዳለሁ። እንግዲህ በሳምንት ሁለት ቀን እና ከዛ በላይ ወደ ገበያ እሄዳለሁ። እንግዲህ ወደ ገበያ ሲከድ ብዙ አይነት ነገር ይደረጋል። እንግዲህ ገበያ ስንሄድ ብዙ የተለያዩ የሚበሉ ነገሮች ልንገዛ ይሆናል የተለያየ አልባሳትን ልንገዛ ሊሆን ይችላል። እንግዲህ እኔ ገበያ የምሄደው ብዙ የከብት ንግዶችን ለመነገድ ነው። ትርፍ ለማግኘት። ከአንድ ቦታ አንድ ቦታ ከአንድ ገበያ ወደ አንድ ገብያ እየተዘዋወርኩ ብዙ ስራ ለመስራት ክዋኔ ለመከወን እጥራለሁ። ምክንያቱም በዛ አጋጣሚ የተለያየ ገቢ የተለያየ ገንዘብ። ለማግኘት እንግዲህ ሁለት ቀን ገቢ አሉ እንዲሁም ሌላ ቦታ ሩቅ ቦታ። ነው ስለዚህ ከዛም የሚሄድበትና የማመጣበት ነገር አለ ማለት ነው። ገበያን እንግዲህ እንደዚህ እያደረግን ነው እንግዲህ። ገበያ እኔ አሁን ባለሁበት ሁለት ገበያ ነው ያለው። ግን ሁሌ የሚኖር ሲሆን ገበያ ገበያ በጣም ሁሌ አለ። ስለዚህ እሱ ገበያ በጣም መሰረታዊና ትልቁ ገበያ ስለሆነ ነው። ሁለት ቀን ከዛ ውጪ ያለው ደግሞ የተያዩ ትንሽ ገበያዎች አሉ። በከብቶችን ፍየል በጎችን እና በጎችን ፍየሎችን የምናመጣበት ቦታ አለ እሱ አነስ ያለ ገበያ ሲሆን። ከዛ በማምጣት እንግዲህ የተወሰነ ትርፍ በማግኘት። አንድ ከብት እንግዲህ አሁን ባለው ዋጋ በኢትዮጵያ ብር አነስ ያለ የሚባል አሁን ሰባ ሺህ ሰማኒያ ሺህ ብር ነው። እንግዲህ ትልቁ ደግሞ እስከ ሁለት መቶ ሺህ ብር እየተሸጠ ይገኛል። ይከብት እንግዲህ የስጋ ከብት እንዲሁም የእርሻ ከብት ብዙ አይነት ከብት ነው ያለው። እንግዲህ የእርሻ ከብት አለ የስጋ ከብት አለ የወተት ከብቶች አሉ ላሞች ማለት ነው። እንዲሁም ወይፈኖች እንግዲህ መጀመሪያ ለርሻም ለስጋ የሚሆኑ ብዙ አይነት ከብት ነው ያለው። የተለያየ ጎሳና ዘር ያለው ስለሆነ ስለዚህ እሱን በማምጣት እንግዲህ አነስተኛ የሚባሉ ከዛ እንግዲህ በማምጣት። ተጨማሪ ከአንድ ቦታ ወደ አንድ ቦታ በማዘዋወር ነው የምንሰራው። እንግዲህ ሶስት ሺህ ብር ሁለት ሺህ ብር አንዳንዴ ሲፈቅድ ደግሞ እስከ አምስት ሺህ ብር እስከ ሃያ ሺህ ብር የሚገኝበት ገቢያ ነው። እና በብዙ አይነት መልኩ ብዙ አይነት ቀን ያስኬዳል ማለት ነው። እንግዲህ ዋናው ግን ትልቁ ገበያችን ብለን ከተለያየ ቦታ ብናመጣ የምንሸጥበት ዋናው ነገር የምንሸጥበት እና ትርፍ የምናገኝ መስሎነው ብዙ የምንይዘው። እሱ እንግዲህ ሁለት ቀን ነው ሮብና ቅዳሜ ብቻ ነው ገበያ ያለው። በዚህ ቀን ሄደን እንግዲህ ብዙ እንሸጣለን ለመሸጥ እንሞክራለን። እንግዲህ ካልተሸጡ ደግሞ ሮብ እምቢ ካሉ ቅዳሜ በሳምንቱ መጨረሻ ማለት ነው። ቅዳሜ ለሽያጭ እንዴትም ብለን ምክንያት በቀጣይ ደግሞ ሄደን ከተለያየ ቦታ እንግዲህ በተለያየ ቀን ሄደን ማምጣት እና ትርፍ ማትረፍ ስላለብን። የገቢ ምንጭም ስለሆነ እንግዲህ በተለያየ ቀን እንደውም እንግዲህ አትክልቶችን ገበያ የግድ ሁለት ሶስት ቀን አንዳንዴ ባዘቦትም አዘቦትም የሚባል ገበያ አለ። ይሄ ማለት ጉሊት ይባላል። እንግዲህ ባዘቦት ከሰኞ ሙሉ እስከ እሁድ ገበያ አለ። የገበያን ቀኖች ጨምሮ ሁለቶችን ቀን ጨምሮ እንግዲህ ገበያዎች አሉ። እነዛን ቀን ጨምሮ ገበያዎች ቢኖሩም እንግዲህ በተለያየ ቦታ ሄደን አትክልቶችን ባዘቦት ቀን በሚባለው ልንገዛ እንችላለን። እና እንግዲህ እሱ አጋጣሚም አለ። እና ገበያ ብዙ አይነት ቀን ነው ያለው ገበያ ስለዚህ በጣም አሪፍ ነው

ስለ ቅርብ ጓደኛህ ንገረኝ? የቅርብ ጓደኛህ እንግዲህ ሁለት ሶስት ሊሆን ይችላሉ እንግዲህ ግን አንዱ በጣም መሰረታዊና ሚስጥረኛ በሚባል ደረጃ ነው የቅርብ ጓደኛ ያለኝ ምክንያቱም ሁሉም ነገር የማካፍለው ስለ ፍቅር ሁኔታ ስለ ትዳር ሁኔታዬ ስለ እያንዳንዱ ቤተሰቤ የማካፍለው ነው። አንድ ጓደኛ እና አሱ ጓደኛዬ እንግዲህ በጣም ፋውል ሰርቶኛል ወይም የሆነ ከባድ ነገር ፈጥሮብኛል ምክንያቱም ይሄ ልጅ እንግዲህ ብዙ ነገር ሳደርግለት ብዙ ነገር ስናወራ በቃ ሚስጥረኛ ነው በሚባል ደረጃ ነበርና እንግዲህ ብር አበድሬው እንግዲህ ብር ይዞብኝ የተሰወረ ነገር ነው። ያለ እሱም ነገር እንዴት ተካሄደ ሲባል እንግዲህ ስራዎችን እሰራለሁ ስራ ዳቦ ቤት ልከፍት ነው በማለት ነው። እንግዲህ አጭብርብሮኝ የሄደው እንግዲህ በፊት ያው ባለው ሃያ ምናምን ሺህ ብር ነው አሁን ባለው ግን ወደ አንድ መቶ አምሳ ሺህ ብር አካባቢ የሚጠጋ ገንዘብ ነው። እንግዲህ ይዞብኝ የሄደው በሰአቱ የአንድ ዳቦ ማሽን ይገዛ ነበር አሁንም እንደዛ አካባቢ ነው የሚገዛው። ስለዚህ ባለው የገበያ ምንዛሬ እና አንዳንዴ የቅርብ ጓደኛ ብዙ ሚስጥር ባናካፍል በተለይ የውስጥ የሆዳችን የምንለውን ባናካፍል ብዬ አስ እፈልጋለሁ። ምክንያቱም ብዙ ጊዜ ጓደኛ ሁሉ ነገራችን ሆኖ የሆነ ነገር ስህተት ወይም ደካማ ጎናችን ሲያገኝ በጣም ስለሚጎዳ እሱ ነገር መጥፎ ነገር ነው ብዬ አስባለሁ። የቅርብ ጓደኛ በነገራችን ላይ ከወንድም በላይ ነው። አንዳንድ ጓደኛ ለወንድም የማይነገር ለጓደኛህ የሚነገር ብዙ ነገር አለ። የቅርብ ጓደኛ ማለት ከቤተሰብም በላይ ነው ማለት እችላለሁ። እና ብዙ አብረን ስንጠጣ ስንበላ አንድ ቦታ ፍቅር እንደዚሁ ከሴት ጋር ግንኙነት ሲኖረን አብረን የተለያየ ቦታ ሚስጥራችን ፍቅር እንደያዘን የተለያየ ነገር የምንነግረው እንዲሁም ስለ ስራ ከሆነ የምናማክረው ብዙ ጓደኛችን ነው። እንጂ ወንድም ወይም እናት አባት አይደለም እንግዲህ በሀገራችን ብዙን እንደዚህ አይነት ነገር አልተለመደም። ለጓደኛ ነው ብዙ የማካፈሉ ነገር ያለ እና ስለዚህ ጓደኛ በጣም የቅርብ ጓደኛ በጣም አስፈላጊ ነገር ነው። ብዬ ነው የማስበው ምክንያቱም የቅርብ ጓደኛ ለ ለአንድ ሰው ልጅ ሲኖር ያለ ጓደኛ ምንም ምክንያቱም ምስጢሩን የሚያጋራበት ሲከፋው የሚናገርበት የለውም። እና ስለዚህ የቅርብ ጓደኛ በጣም ቤስት ነው ምክንያቱም የቅርብ ጓደኛ ሁለ ነገሬ ነው ማለት እችላለሁ። ግን አንዳንዴ ደግሞ የቅርብ ጓደኛ ሲከዳ ደግሞ ከቤተሰብ በላይ ጉዳት ያደርሳል። ምክንያቱም ምንም ጓደኛ ነው እንጂ ምንም ቤተሰባዊነት ነገር ስለሌለው አዘለታ የለውም ይሄ ሰው ደግሞ ለኔ አንዴ ከጎዳይ ጎዳይ ነው ርህራሄ ሊያወርድልኝ አይችልም። ምክንያቱም ገንዘብ ይሁን እስከመግደል ድረስ ያሳልፈው በገንዘብ የሚቀይር ጓደኛ ስላለ እንጠንቀቅ እላለሁ። ከራሴም ስላጋጠመኝ ስለዚህ እሱ እሱ ነው ያጋጠመኝ ብዬ ነው የማስበው እንጂ የቅርብ ጓደኛ በጣም መሰረታዊና ጥሩ ከሚባለው ነገር ቢኖር የቅርብ ጓደኛ ነው። እና የቅርብ ጓደኛዬ በጣም ከእሱ ውጪ የጎዳኝ ያስቸገረኝ የለም። ስለዚህ የቅርብ ጓደኛ ይሄ ነው እና የቅርብ ጓደኛዬ በጣም እንዋደዳለን በጣም ሚስጥር አንደባበቅም። አሁን ባለው አንድ ሁለት ሶስት የቀርብ ጓደኛ አሉኝ ለነሱ ግን ሚስጥር ሳይሆን እንደዚህ የስራ ጉዳይ ብቻ ነው የምናወራው።

ሰዎችን በአይን ትመለከታለህ? አዎ እንግዲህ ሰዎችን በአይኔ እመለከታለሁ ሰዎችን ብዙ ጊዜ በአይኔ እመለከታለሁ እንግዲህ ሰዎችን የምመለከትበት ምክንያት ደግሞ ሰዎችን ብዙ ጊዜ ባይን መመልከት በቁንጅናቸው ምክንያት ሊሆን ይችላል በስራቸው ወይም ወሬ በማወራበት ጊዜ እመለከታቸዋለሁ ሰዎችን እንግዲህ በተለያየ መልክ በተለይ በሰላምታ ጊዜ ሊሆን ይችላል አይኖቻቸውን ሳልመለከት እንግዲህ ላወራቸው ወይም ሰላም ልላቸው አልችልም ስለዚህ ብዙ ጊዜ ሰዎችን እመለከታለሁ በተለይ በገበያም ቢሆን ገበያ ግንኙነት በተለያየ ነገር አይኖችን በተለይ አይን ብዙ ትኩረት የሚሰጠው በፍቅር ጊዜ ነው ሰዎችን ፍቅር አንድ ወንድ ልጅ ከአንድ ሴት ፍቅር ሲይዝ ወይም ከራሴ እንግዲህ በአይኔ የምመለከት ፍቅር ከያዘኝ ወይም ከፈለኳት የሴቷን ጾታ ሴቷን ማለት ነው እንግዲህ ብዙውን የአይን ቁራኛ ነው እኔ አይኗን ነው ብዙ ትኩረት ምክንያቱም ልቧ ምን እያሰበ ነው አይኗ እንዴት ነው አስተያየቷ እንዴት ነው የሚለውን ለማየት እና እንትን ስለሆነ የግድ ምንድነው የማደርገው አይኗን ነው ብዙውን ትኩረት የማደርግ ወደ አይኗ እመለከታለሁ አይኗን አይቼ ትወደኛለች አትወደኝም ምን እያሰበች ነው የሚለውን አይኗን ነው የማየው ማለት ነው እና የአይን እይታ መመልከት በጣም ጥሩ ጥቅም እንዳለው ነው ምክንያቱም አንደኛ ከሰው ጋር ተግባርቶ ለማውራት የግድ አይን መመልከት ግዴታ ነው አይን ካላየን የተቃራኒን ሰው አይን ካላየን አንደኛ የእፍረት ወይም የመፍራት ነገር ሊፈጠር ይችላል ሁለተኛ ነገሮችን ያለመቀበል ይመስላል እንደገና ንቀሽ ስለሚመስል ሰው ብዙ ትኩረት አይሰጥምና ይሄ ጉረኛ ነው ትዕቢተኛ ነው ስለሚል ስለዚህ የግድ አይን ማየት ያስፈልጋል ማለት ነው ስለዚህ እኔም የሰዎችን አይን በደንብ ነው የምመለከተው በትኩርት አያለሁ በተለይ ስለ ስራ እያወራሁ ከሆነ አይን አይናቸው እንዴት ሆነ ለምን ሆነ ስራ ይሄ እንዴት ነው ተገቢ ነው አትራፊ ነው ወይስ ምንድነው የሚለውን በትኩረት ነው የማይ እና የአይን ማየት በጣም ጥሩ ጥቅም እንዳለው እና ተገቢም እንደሆነ ነው የተረዳሁት በተለይ አይ በአይን ማየት ሰውን ሞልቶ እንዴ የሀገራችን ሰው እንደውም ምን ይላል ይሄ በአይን ሞልቶ የማያይ ሰው ይሄ ስድብ ነው ይሳደባል ማለት ነው እና በተለይ እንግዲህ አጉል ልምድ አላቸው ቡዳ ምናምን የሚሉት በሀገራችን እና አይን አይኑን ሰው ካላየው አይ ይሄ ሰውዬ ቡዳ ነው ያፍራል ምናምን የሚሉትን ነገር ስራ አለ እንደዛ አይነት ይዘት ያላችሁ አጉል ባህል የሆነ በባህል በካልቸር ምክንያት እንደዚህ አይነት ነገር ይፈጠናል በአይን ደግሞ ማየት የማይተዋወቅ ሰው በአይን ሙሉ ሞልቶ ማየት ግዴታ ነው ማለት ነው እና በተለይ በፍቅር ጉዳይ ስመለስ አንድ ሴትን ወይም ቺክ በሚለው በኛ ሴትን ስናይ እንግዲህ በደንብ አይኗን በትኩረት ካየን ፍቅሯን ለአመለካከቷ ከፍቅር ይዟታል አልያዛትም የሚለውን በደንብ አይኗን አይኗን በማየት መለየት ይቻላል እና አይኗን አይንን የሰዎችን አይን በትኩረት መመልከት ወይም በደንብ ማየት በጣም ጥሩ ጥቅም እንዳለው ነው ነው እኔ የተረዳሁት እና የሴቶችን አይነት አይን በደንብ እመለከታለሁ እና የፍቅር ልብ የማጠናበት አንዱ ዘዴ ይሄ ነው ማለት ነው እና በስራ ጉዳይም ለስራ ሳወራ ብዙ አይንን እመለከታለሁ ምክንያቱም እኔ ስራ እንዲገባኝ አይን አይን እያየሁን የማወራ እና ስለዚህ አይንን መፍራት አስፈላጊ አይደለም ብዬ አሰባለሁ አይንን ማየት በጣም ጥሩና ውጤታማ ይሆናል